ምን አይነት ዳቦ ትወዳለህ ነው? የሚለው እንግዲህ ብዙ አይነት ዳቦ አለ። የስንዴ ዳቦ የሚባል አለ። እንዲሁም የበቆሎ ዳቦ የሚባል አለ። የፉርኖ ዱቄት ዳቦ የሚባል አለ። እንዲሁም ደግሞ በማሽን የሚሰራ በብረምጣድ የሚሰራ ደግሞ በምጣድ በገል የሚሰራው የሸክላ የሚሰራ ዳቦ በውሃ ተፍለቅልቆ የሚሰራ ዳቦ አለ። እንደውም ደግሞ በእሳት በፉም በባትራ ላይ አድርጎ ዳቦ በፉም በከሰልም ይበስላል በእንጨት በተለያዩ አይነት መዘጋጃ አሉ። ስለዚህ እኔ ዳቦ ብዙን ጊዜ አልመርጥም። የምወደው የስንዴ ዳቦ እወዳለሁ። የፎርኖ ድቄት ዳቦ እወዳለሁ። እንደገና ሁለቱም ይቀላቀልና የስንዴና የፍርኖ ድቄት ዳቦ ሁለቱም ተቀላቅሎ አለ እሱንም እወዳለሁ። እና የብረምጣድ እወዳለሁ የምጣድ ዳቦ እወዳለሁ። እንዲሁም ደግሞ በሽክላ የሚሰራው ዳቦ እወዳለሁ። እና ብዙ አይነት ዳቦ ነው። እነዚህን ዳቦዎች የፍርኖ ዳቦ ስንዴ ዳቦ እወዳለሁ።

ስራ አስኪያጅ ምንድነው ነው? ስራ አስኪያጅ እንግዲህ ምንለው ስራ ማለት አጠቃላይ ስራዎችን የሚመራ የሚያስኬድ ማለት ነው። እንግዲህ የስራ አስኪያጅ ሲባል የተለያዩ የስራ አይነቶች አሉ። ለምሳሌ የባንክ ስራ አስኪያጅ አለ። እንዲሁም ደግሞ የትምህርት ስራ አስኪያጅ አለ። የትምህርት ሴክተር ማለት ነው። እንደውም ደግሞ የ ግብርና ሴክተር ስራ አስኪያጅ አለ። እንደውም የተለያዩ የስራ አስኪያጅ አይነቶች አሉ እና። ስራ አስኪያጅ ማለት ሙሉ በስሩ ያሉትን ስራ ማህበረሰብ የሚሰሩትን የስራ ዘርፍ የሚቆጣጠር እያንዳንዷን ነገር የሚገመግም የበላይ ያለው ማለት ነው። ስራ አስኪያጅ ማለት እና። ለምሳሌ አንድ ትምህርት ቤትን በትክክል ከኬጅ እስከ አስራ ሁለተኛ ክፍል ያለውን ትምህርት የሚመራ ስራ አስኪያጅ አለ። በፋይናንሱም በገንዘቡም በመማር ማስተማሩ ሂደት ያለውን አጠቃላይ የሚመራ ከዛ በስሩ ርእሰምህራን ምናምን እሚባሉ አሉ። ለምሳሌ ማለት እና ስራ አስኪያጅ ብዙ አይነት ስራ አስኪያጅ አለው። አቃለሁኝ እና ስራ አስኪያጅ አጠቃላይ ስራዎችን በዛ ተቋም ላይ የሚቆጣጠር ማለት ነው።

ኦኬ ደንበኛ ምንድነው? ነው ደንበኛ እንግዲህ ብዙ አይነት የደንበኝነት ሁኔታ አለ። ለምሳሌ ነጋዴ ሆኖ አንድ ነጋዴ ብዙ ደንበኞች ሊኖሩት ይገባል። የስራ ደንበኛ ምክንያቱም መጥተው የሚገዙት ሁል ጊዜ በዛ እሱን ሁል ጊዜ ባስፈለጋቸው ሰዓት እሱ በያዛቸው እቃዎች ላይ መጥተው ከገዙት እነዛ ሰዎች ምን ይባላሉ ደንበኛ ይባላሉ። በሌላ ደግሞ አብሮም በእሱ ስራ ስር ሆነው የሚሰሩ ሁል ጊዜ የሚሰሩ ሰራተኞች ሁልጊዜ እነዚህ ደንበኞች ናቸው ይባላልና። ደንበኛ ሲባል ከዛ አንፃር ነው የሚገለጸውና። ብዙ አይነት ሰውም ይዘውት መጡ ሁለት ሶስት ጊዜ መጥተው ከገዙ በነጋዴ ላይ ደንበኛዬ ነው ይባላልና። ደንበኛ በዛ መንገድ ነው የሚታየው።

ቅርጫት አለህ ነው የሚለው ቅርጫት እንግዲህ ብዙ አይነት ቅርጫ አይነት አለው ቅርጫ ሲባል የቆሻሻ ቅርጫት አለ። ቆሻሻ ለምሳሌ የደረቅ ቆሻሻ ቅርጫቶች አሉ እንዲሁም ደግሞ ልብስ የቆሸሸ ልብስ ማስቀመጫ ቅርጫቶች አሉ። እንዲሁም ደግሞ የተለያዩ ነገሮች ማስቀመጫ ቅርጫት አለና ቅርጫት አለኝ። ያ ማለት ለምሳሌ ለደረቅ ቆሻሻ የምንጠቀመው አንድ ቅርጫ አለን እሱን እነዚህ ደረቅ ቆሻሻዎች ወረቀቶች ደረቅ ነገሮችን እዛ እና ከዛ በኋላ ወደ ቆሻሻ ማስቀመጫም ወይም መጣያ እነሱ ይወሰዳል። እንደውም ደግሞ የልብስ የቆሸሸ ልብስ ማስቀመጫ ደግሞ ቅርጫት አለን እሱም ቅርጫት ይባላል እሱ ላይ እያስቀመጥን እያስቀመጥን ለመለየት ከዛ በኋላ ነው። እንግዲህ ከዛ ላይ ልብስ ቆሻሻ ልብስ ስለሆነ አጥበን እንደገና ደግሞ ወደ ቁም ሳጥን ወይም ወደ የጸዳን እንትን አስቀምጣለሁ። አሁን ሲቆይ እዛ ላይ ያስቀመጥን ቀጣይነት ያለው ስራ እንሰራለን እና ቅርጫት አለኝ ማለት ነው።

በመስመር ላይ ትማራለህ ወይ ነው? አዎ በመስመር ላይ ብዙ ጊዜ አጫጭር ኮርሶችን ብዙ ስልጠናዎችን ትሬኒንጎች አሉ ስልጠናዎች አጫጭር የሆኑ ስልጠናዎች አሉ። እነሱን እወስዳለሁ እማራለሁ እንደውም ደግሞ። ሌሎች የተለያዩ የሆነ ለምሳሌ ኮንፈረንስ ኮንፈረንሶችን እዛ ላይ እማራለሁ ሴሚናር ሴሚናር ሲያቀርቡ እከታተላለሁ እማራለሁ። እንደውም ደግሞ የኦንላይን ትሬኒንግ የሚሰጡ አሉ። እነሱን በመስመር ላይ እማራለሁ እና ብዙ አይነት የተለያየ የትምህርት አይነትም ኦንላይን በመስመር ላይ እማራለሁኝ። በመስመር ላይ እማራለሁኝ ከውጭ ብሎ ይችላል ከሀገር ቤቱ ብሎ ይችላል። እማራለሁኝ ሚት ጎግልሚት በመክፈት እናደርጋለን ከዛ የሚያስፈልገውን ነገር በማስቀመጥ ትምህርት እወስዳለሁ ማለት ነው። እና በመስመር ላይ እማራለሁ።

ወደ የትኛው ቦታ ተጉዘህ ታውቃለህ ነው? እንግዲህ ብዙን ጊዜ የምንቀሳቀሰው በሁሉም አቅጣጫዎች። እንደኛ ሀገር ወደ ደቡብ ወደ ሰሜንም ወደ ምስራቅም ወደ ምዕራብም ወደ ሰሜንም ተንቀሳቅሻለሁ። ያ ማለት ለምሳሌ ወደ ጎንደር ገሳቅሼ አውቃለሁ ጎንደር ለምሳሌ በጥምቀት የጥምቀት በዓል ኦርቶዶክስ በዓልን ለማክበር ወደዛ ላሊበላ። ወደ ሀዋሳ የተለያዩ ሪዞርቶችን ለማየት። ወደ ደቡብ ወደ ሚዛንቴፒ ጂንካ ወደ እነዛ ቦታዎች ተንቀሳቅሻለሁ። እንደውም ደግሞ ወደ ባህር ዳር ሶማሌ ክልል ጅጅጋ ተንቀሳቅሻለሁ። እዛ የተለያዩ ሙቀቱን በቀዝቃዛው ወደ ሙቀቱም አካባቢ ተንቀሳቅሼ አውቃለሁ። እንደውም ደግሞ ወደ መቀሌ እጄ አውቃለሁ መቀሌ ባህር ዳርም አውቃታለሁ። ጣና ጣና ላይ ዘና ለማለት መጥቼ ተንቀሳቅሻለሁ። እና ብዙ ቦታዎች ላይ እንቀሳቀሳለሁ እና ወደ እነዚህ ቦታዎች ላይ ተጉዤ አውቃለሁ።

ምን እንደምን ነህ? የሚለው እንግዲህ ብዙ ጊዜ እንደምን ነህ የሚባለው። ብዙ ጊዜ ደህና ነህ ሆይ። እንዴት አለህ ለምሳሌ ዘመድ አዝማድ ሲገኝ ሲገናኝ ጎረቤት አድሮ ሲገናኝ ወይም ወደ ተለያየ አካባቢ ሲገናኝ ወይም ደህና ውልሃል ወይ ደህና አድራሃል ወይ እንደምን ነህ ይባላል። ቤተሰብ ጓደኛ ጎረቤት ብቻ የሚያውቃቸው ሰው ላይ እና ሌላ ቦታ ያለ በተለያየ በስልክም በቴሌግራም በማህበራዊ ሚዲያዎች በመገናኘት ደህንነቱን ይገልጻል ማለት ነውና እንደምን ነህ ለማለት ደህና ነኝ። እንዴት ነህ አንተስ ሰላም ነህ ሆይ እየተባባሉ ሰላምታ ይገላለፃሉ ማለት ነው። እና እንደምን እናህ ለምን ማለት ጥሩ የሰላምታ አይነት ነው ማለት ነው። ከሰላምታዎቹ አንዱ እንደምን ነህ ይባላል ጤንነቱን ለመግለጽ አዳሩን ቆይታውን ውሎውን ለመግለጽ እንደምን አለህ ይባላል ማለት ነው

ለበጎ አድራጎት ሰርተህ ታውቃለህ ወይ ነው የሚለው? አድራጎት ሰርቼ አውቃለሁኝ። አዎ። ሰር ሰርቼም አድርጌም አውቃለሁ ምክንያቱም በጎ አድራጎት ሲባል። ተማሪዎችን ለምሳሌ መማር ማስተማር ላይ ተማሪዎችን በክረምት በእረፍት ሰዓታቸው። ጊዜ ከዩኒቨርሲቲ ከኮሌ ሲመጡ እዛ ሃይስኩል ትምህርት ቤት ላይ ቲቶር መስጠት። እሱን በጎ አድራጎት ሰርቻለሁ። እንደወረዳ እንዲሁም ደግሞ ለ እንት እነዚህ ለ ላጡ ሰዎች። ምንም ለኔ ቢጤ ሰዎች። በቃ የባለኝ አቅም በተወሰነ በሚበላም በጥሬ ብርም በተወሰነ መንገድ ለመርዳት ለምሳሌ እረድቻለሁ። ሰርቼም አውቃለሁኝ በተለያየ እንደውም ደግሞ ገበሬ አርሶ አደር። ጤፍ እና እህል ሲሰበስብ ዝናብ በመጣ ሰዓት። አርሶ አደሩን በየወረዳው በመዞር የተለያዩ ድጋፍ ጤፉን የመሰብሰብ ሰብል የመሰብሰብ ስራ። በጎ አድራጎት ስሰራም ቆይቻለሁና። ለበጎ አድራጎት ሰርተህ ታውቃለህ ወይ ለሚለው? አዎ ሰርቼ አውቃለሁኝ። አውቀዋለሁም ሰርቼ አውቃለሁ ብዙ ስራም ሰርቻለሁ።

እህል መፍጨት ታውቃለህ ነው የሚለው እህል መፍጨት አውቃለሁ ግን የፈጨኝ ፈጭቸ አላውቅም። ማለት እህል መፍጨት ሲባል ብዙ አይነት የህል መፍጫ አለ። የማሽን አለ ለምሳሌ የህል ለመፍጨት በነዳጅ ወፍጮ አለ የሚፈጭ እህል የሚፈጭ በኤሌክትሪክ የሚፈጭ ወፍጮ አለ። እንዲሁም ደግሞ በውሃ ገጠራማ አካባቢ ላይ በውሃ ውሃ ፏፏቴ ተደረጎ በውሃ የሚፈጭ እህል የሚፈጭ አለ። እንደውም ደግሞ መፍጨት እህል እንግዲህ ቤት በናሳ በትንንሽ መፍጫዎች የተለያዩ ህልም ባይሆን አናሳ የተለያዩ ነገሮችን ሊፈጭ ይችላል። እኔ አሁን እህል አስፈጭቼ አውቃለሁ ግን ፈጭቼ አላውቅም። ግን እንዴት እንደሚፈጭ በምን እንደሚፈጅዠጭ ምናምን አውቃለሁኝ የኤሌክትሪክም አውቃለሁ የነዳጅም አውቃለሁ። የውሃ ወፍጮም አውቃለሁ እህል መፍጨት አውቃለሁኝ ግን ፈጭቼ አላውቅም። ሲፈጭ አይቼ አቃለሁ እንዴት እንደሚፈጭ አይቻለሁ። ግን እኔ ፈጭቼ ስለማላውቅ ለዛ ነውና። እንዴት እንደሚፈጭም አውቃለሁ ፈጭቼም አስፈጭቼም አውቃለሁኝ እህል እኔ ለራሴ ማለት ነው።

በእጅ መሸመን ታውቃለህ ወይ ነው? በእጅ መሸመን። እኔ አላውቅም አይቼ ግን አውቃለሁ እኔ ሸምኘ አላውቅም ግን ሲሸመኑ አይቼ አውቃለሁኝ። ምንድነው መሸመን እንግዲህ? የተለያዩ ነጠላ ጋቢ አንገልብስ የሚባል አለ። እና በቀለህ በእንትን በሸንበቆ ደረቅ ሸንበቆ ተከርክማ በዛች በእጅ ሲሸምኑ አይቻለሁኝ። እንጂ እኔ እኔ ሸምኝ አላውቅም ግን አውቃለሁ ሲሸምኑ እንዴት እንደሚሸምኑ እንዴት ሲሰሩ ሲተገብሩ ምናምን አይቼ አውቃለሁ አሰርቼም አውቃለሁ። ለቤተሰቤ ለቤተሰቤ ሲሸምኑ መሸመን ነጠላ ጋቢ ሲሰሩ እንዲህ አሰርቼ አውቃለሁ እና በእጅ መሸመን አውቃለሁኝ ግን እኔ ሸምኜ አላውቅምና ነው። ሰዎች ግን ሲሸምኑ ሌሎች ባለሙያዎች ሲሸምኑ አይቼ አውቃለሁኝ።

የትኛውን የቀኑን ሰዓት ትወዳለህ? ነው የሚለው እንግዲህ የቀኑን ሰዓት እኔ ከቀን ሰዓታቶች መካከል እንግዲህ ከአሥራ ሁለት ሰዓት እስከ አስራ ሁለት ሰዓት የቀን ሰዓታት አለ እነዚህ የቀን ሰዓታቶች እንግዲህ ሙቀት ሰዓት ላይ ሙቀት ሰዓት ሲሆን ይከብደኛል ብዙ አልደውም የትኛውን ነው የምወደው እኔ ከሰአት ምሽት አካባቢ ላይ ያለውን የቀን ሰዓት እወዳለሁ። ምክንያቱም ምሽት ላይ አስር ሰዓት አስራ አንድ ሰዓት ላይ አንደኛ ቀዝቀዝ ያለ ጊዜ ነው ሰዓቱ ቀዝቀዝ ይላል ፀሀይ ወደ ምሽት ትሄዳለች። ሁለተኛ ቀኑ ወክ አንዳንዴ ጊዜ አንቀሳቅሳለሁ ከባልተቤቴ ጋር ከልጆቼ ጋር እንቀሳቀሳለሁ ወደ ነፋሻማ ቦታ እሄዳለሁኝ። ለዛ ለዛ ስህል ከሰአት ያሉት ወደ ምሽት የሚሄዱ አስር ሰዓት አስራ አንድ ሰዓት አስራ ሁለት ሰአቶችን እወዳቸዋለሁ እና እነዚህን ሰዓታቶች እወዳቸዋለሁ።

ምትመኘው ስራ ምንድነው? ነው ሚለው እኔ የምመኘው ስራ እስካሁን መምህርነት ነበረ መምህርነት የሙያዎች ሁሉ ቁንጮ ነው። እና መምህርነት በጣም እመኝ ነበረ። እና መምህርነት ደግሞ በስንት ጥረት መምህር ለመሆን ሆኛለሁ እና የተመኘሁትን በልጅነቴ ስራ አግኝቼ መምህርነት ማህበረሰቡን ማስተማር ልጆችን ማስተማር። በትምህርት አይነት ብቻ ሳይሆን በተለያዩ አይነቶች የተለያዩ የማህበረሰብን ሊጠቅም በሚችል መንገድ ማህበረሰቡን ለማስተማር ደስ ስለሚለኝ ምኞቴ ነበር። እና ምኞቴን ተሳክቶልኝ ምኞቴን አግኝቻለሁ። እና የምትመኘው ስራ ምንድነው ለሚለው? መምህርነት ነው። መምህርነት እውቀት ታነባለህ። እውቀት ታገኛለህ እውቀት ታገኘህ ደግሞ ታሪኮችን ከዚህ በፊት ያሉትን አሁን የተጻፉ ያሉትን አዳዲስ ነገሮችን ታነባለህ። ለተማሪዎች ለልጆች ታስተምራለህ ለማህበረሰቡ ታስተምራለህ። አዲስ ግኝቶችን ይሰራል እንሰራለን። በዚህ በዚህ መንገድ መምህርነት ሙያ በጣም ነው ምወደው። እና የምመኘውም የስ ስራ ምንድነው? የሚለው መምህርነት ነበር ተሳክቶልኝ መምህርነት እያስተማርኩ እገኛለሁ። እና መምህርነት ነው።

በቀን ስንት ሰዓት ስልክ ትጠቀማለህ? ነው እንግዲህ በቀን ብዙን ጊዜ የስራ ሰዓት በሚሆን ጊዜ አንዳንድ ችግሮች በሚፈጠሩ ሰዓት ጊዜ ለብዙ ሰዓታት ላወራ እችላለሁ ለምሳሌ ለሁለት ሰዓት ያክል ላወራ እችላለሁ ለሁለት ሰዓት ተኩል ከግማሽ ላወራ እችላለሁ ሠላሣ ደቂቃም ላወራ እችላለሁ ሃያ ደቂቃም የማወራበት አለ ምንም ሳላወራም ምውልበት አለ እና በጥቅሉ በቀን ቢያንስ አማካኝ በወስደው በቀን የሁሉንም ያወራሁበትንም ያላወራሁበትንም በማያዝ በቀን ቢያንስ አማካኝ አንድ ሰዓት አወራለሁ። ለአንድ ሰዓት ያክል በቀን አወራለሁኝእና ምክንያቱም አንዳንድ ጊዜ ለሁለት ሰዓት ላወራ እችላለሁ አንዳንዴ ለሁለት ለሶስት ሰዓት ላወራ እችላለሁ አንዳንድ ጊዜ ምንም ላላወራ እችላለሁ አንዳንድ ጊዜ ደግሞ አስር ደቂቃም ሃያ ደቂቃም ሁለት ደቂቃም አንድ ደቂቃም አውርቼ እንትን ልል ስለምችል አማካኙን ሶስት ወስደው አንድ ሰዓት ላድርገው አንድ ሰዓት በቀን ላወራ እችላለሁ። ስለዚህ በቀን አንድ ሰዓት ታወራው በሳምንት ስንት ሰዓት አወራለሁ በወር በስድስት ወር በአመት ስንት ሰዓት እንደማወራ ያስታውቃል ማለት ነውና። በቀን ቢያንስ ለአንድ ሰዓት ያክል ወሬ አወራለሁ ስልክ እጠቀማለሁ። ስንት ሰዓት ስልክ እጠቀማለሁ? ቢያንስ ይሄን ያክል እጠቀማለሁ።

ቃልህን ትጠብቃለህ ነው ቃሌን በትክክል እጠብቃለሁ ምክንያቱም ብዙ ማህበረሰብ ውስጥ ነው የምኖረው ሃይማኖተኛ ማህበረሰብ ውስጥ ነው የምኖረው ሃይማኖተኛ ማህበረሰብ ደግሞ ቃል ሲካድበት አይወድም ይጣላሃል አንዴ ደግሞ አንድ ሰው ሁለት ሰው ቃልህን ካልጠበቅክለት ነገ አብረህ የመኖር እድሉን ጠባብ ይሆንብሃል እና በዛ በዛ ምክንያት እኔ አሁን ሲጀመር ተፈጥሮም ይለዋል በቃል የማይገኝም ሰው አለ የሚገኝም አለ እኔ ግን ቃሌን እጠብቃለሁ ምክንያቱም ከማህበረሰቡ ጋር አብሬ ለመኖር ሰው እንዲወደኝ ለፈጣሪም ስል ፈጣሪ ቃሉን የጠበቀለት ፈጣሪ ይወደዋል ስለዚህ ቃል የሆነ ነገር ተነጋግረህ ለምሳሌ ዘጠኝ ሰዓት እንገናኝ ከተባልኩ ዘጠኝ ሰዓት እገኛለሁ ቀጠሮ አክባሪ ነኝ ሁለተኛ ደግሞ በዚህ ጊዜ ይሄን አደርግልሃለሁ ብዬ ካልኩኝ ያን ነገር አደርጋለሁ እገኛለሁ በሰአቱ ምክንያቱም ቃል መጠበቅ ታማኝ ያደርግሃል ትልቅ ሰው ያደርግሃል እና ቃልህን መጠበቅ ጥሩ ነው ወሳኝነት አለው። የሚል ነውና ቃሌን እጠብቃለሁ።

የስራ ቦታ እንዴት? ነው ነው የሚለው የስራ ቦታዬ ያው ተቋማት የመንግስት ተቋማት ነው። የመንግስት ተቋማት ደግሞ እዛ ጋር የስራ ሀላፊነት የተሰጣቸው ሰዎች አሉ እኔ ደግሞ በእነሱ ስር ሆኜ የምሰራ አንድ አካል ነኝ። ስለዚህ ስራ ቦታዬ ጥሩ የጸጥ ያለ እንደገና ከ ስራየ ባልደረቦች ጋር ደግሞ በተጓዳኝ የምንሰራ በሰላማዊ ግንኙነት የምንሰራ ጸጥታ ያለበት አንዳንድ ጊዜ ሰው ለሰው አብሮ ሲሰራ የሆነ እንትን ሊፈጠር ይችላል ችግር ያን ችግር ግን በጋራ ሆነን እንሰራለን። ከዛ ውጪ ግን አንዳንድ ፋውሎች ወይም ችግሮች በሚመጡ ሰዓት በጋራ ሆነን እንድንፈተው መጀመሪያ እንነጋገራለን። ስለዚህ ከአለቃዬም ጋር በጥሩ ሁኔታ በጥሩ ግንኙነት ነው የምንሰራው። ከባልደረቦቼ ጋርም በጥሩ ሁኔታ ምንም እንከን በሌለው ስራ ስራውን እንሰራለን ማለት ነው። እና የጸጥታ ችግር የለም የጸጥ ያለ ነው ሰላም ነው። በጥሩ ሁኔታ ስራችንን እንሰራለን እና ጥሩ ነው ነው